አዎ የተበላሸ ነገር ማስተካከል እችላለሁ አንዳንድ ግዜ ኤሌክትሪክ ሲበላሽብኝ ውይም ደግሞ ሌላ ሲበላሽብኝ በቀላሉ ለማስተካከል አንዳንድ ነገሮችን በማንበብ ሪፈር በማድረግ ማስተካከል እችላለሁ። ሌላ ልብስ ሲበላሽብኝ ማስተካከል እችላለሁ

አዎ የድምጽ መልእክት እልካለሁ አንዳንድ ጊዜ ወጪ ያሉ ጓደኞቼን ወይም ደግሞ ቤተሰቦቼን ለማግኘት ስፈልግ የድምጽ መልእክት እልካለሁ ስለዚህ አብዛኛውን ጊዜ የድምጽ መልእክት የምልከው በስሜቴንም አንድ ላይ አድርጌ ለመግለጽ ነው ለምልክለት ሰው ማለት ነው። ስለዚህ የድምጽ መልእክት እልካለሁ።

በቤተሰብ ውስጥ ሁሉንም በዓላት እናከብራለን የምናከብራቸው በዓላት ፋሲካ ጥምቀት ገና እንደገና አዲስ አመት እና ሌሎችንም በዓላት ከቤተሰብ ጋር ሆነን አንድ ላይ ተሰብስበን እናከብራለን። ቤተሰብ ደግሞ የህይወት መሰረት ነው። ለዚህ ምክንያት

መስኮቴን ክፍት አልተውም ምክንያቱም መስኮት ክፍት መተው በመስኮት የሚገቡ አንዳንድ ነገሮች እንዲገቡ ያደርጋል። ስለዚህ መስኮቴን ክፍት አልተውም መስኮቴን ከከፈትኩኝ ደግሞ በጊዜ ዘግቼ። እዘጋለሁ ስለዚህ መስኮት በ አልከፍትም ክፍት ደግሞ አልተውም።

አዎ ቀልድ መስማትም መናገርም እወዳለሁ ቀልድ ሳቅ ይጭራል ሰዎች እንዲዝናኑ ያደርጋል። ስለዚህ ቀልድ መናገር እወዳለሁ። ቀልድ መናገር ብዙ ጊዜ ቀልድ እሚናገሩ ሰዎች አእምሮአቸው ምጡቅ የሆነ አእምሮ ያላቸው በቀላሉ ቀልድን መፍጠር የሚችሉ ሰዎች ናቸው። ቀልድ መፍጠር የሚችሉት ስለዚህ ቀልድ መናገር እወዳለሁ። መቀለድ መሳቅ ኢንጆይ ማድረግ በጣም ነው እምወደው። ስለዚህ ሁላችንም ቢሆን በየአጋጣሚው ባገኘንበት አጋጣሚ ቀልድ ብንቀልድ በጣም ጥሩ ነው።

ቤቴን በቀን ውስጥ ሁለት ሶስት ጊዜ ላጸዳው እችላለው አንዳንዴ ጊዜ ደሞ በቆሸሸ ቁጥር ላጸዳው እችላለው። የቤታችንን ጽዳት ስንጠብቅ የራሳችንን ስሜት ነው አንድ ላይ የምናድሰው። ስሜታችንን በተመሳሳይ ሁኔታ ስሜታችንን እናድሳለን። አእምሯችን ጽዱ የሆነ ቦታ ይፈልጋል ጽዱ የሆነ አእምሮ ደሞ። ጥሩ ነገር ለመስራት። ተገቢ የሆነ ነገር ያረጋል ምክንያቱም የጸዳ ቤት ውስጥ መቀመጥ ለራሳችንም ሆነ ለሌሎች ሰዎች የሚሰጠው ስሜት ትልቅ ነው። ስለዚህ ቤቴን ሁል ጊዜ አጸዳለው ሁሌ በቀን በቀን ቤታችንን እናጸዳለን። ቤታችንን ማጽዳት ብቻ ሳይሆን ደግሞ እኛም ራሳችንን ጽዳታችንን እንጠብቃለን ምክንያቱም የፀዳ ቤት ላይ የፀዳ ሰው ማይኖርበት ከሆነ። ጥሩ ላይሆን ይችላል ስለዚህ ቤታችንን እናጸዳለን። ጽዳት ደሞ ለህይወት በጣም ጥሩ ነገር ነው ተንኪው